ደሞዝ በየትኛው ቀን ታገኛለህ? ለሚለው ጥያቄ አብዛኛውን ጊዜ ደሞዝ የማያገኘው ከቀን በወሩ ቀን ሃያ አምስት እስከ ሰላሳ ባለ ጊዜ ነው አንዳንዴ ደግሞ ሰላሳ ወሩ ሰላሳ ሞልቶ በቀን አንድ እስከ ሁለት ባሉ

ቡና መፍጨት ታውቃለህ ወይ? ለምለው ጥያቄ ያው ቡና መፍጨት ለኔ በጣም ቀላል ነው በደንብ አውቃለሁኝ ቡናን። በተለያዩ ዘዴዎች በመጠቀም ቡናን መፍጨት እችላለሁኝ። አንደኛ በባህላዊ ዘዴ በመጠቀም እሱም የቡና መውቋጫን በመጠቀም ቡናን ወቅጬ እፈጨዋለሁኝ። እንደገና ደግሞ አሁን ደግሞ እንደገና ደግሞ የቡና መፍጫ ማሽን በመጠቀም በኤሌክትሪክ በመጠቀም ቡናን በደንብ አድርጌ ፈጭቸ አዘጋጃለሁኝ። በደንብ እችላለሁኝ።

አዎ አማራር ሚና አለህ ወይ? ለሚለው ጥያቄ እኔ አዎ ትክክል እኔ አማራር ሚና አለኝ። በመንገድ ትራንስፖርት ዘርፍ የመንገድ ደህንነት እና ግንዛቤ ትምህርት ስርጸት ዳይሬክቶሬት ዋና ዳይሬክተር ነኝ። በዚህ ባለሁበት ዘርፍ በስሬ ብዙ ባለሙያዎቹም ስላሉ ብዙ ስራዎችን የማስኬድ ሰው እንደመሆኔ መጠን በየቀኑ በምሰራቸው በዘወትር ስራዎቼ ላይ የአመራር ሚናዎችን በከፍተኛ ሁኔታ እጫወታለሁኝ።

ልብሶቼ በስርዓት የተቀመጡ ናቸው ወይ ለምለው ጥያቄ? ልብሶቼ በስነ ስርዓት የተቀመጡ ናቸው መጀመሪያ ይታጠባሉ የታጠቡ ልብሶች ይታጠፉና ተተኩሰው በ በትክክል ይታጠፉና ታጥፎ በልብስ ማስቀመጫ ቁም ሳጥን የራሴ ቁምሳጥን ለብቻ አለኝ። በቁም ሳጥን ውስጥ በስነ ስርዓት አስቀምጥና በፕሮግራም በራሴ የሚለብስበት እራሴ ባወጣሁት ፕሮግራም መሰረት እያወጣሁኝ እለብሳቸዋለሁኝ። በማወልቅበት ሰዓት ለብቻው ለብቻው አስቀምጣለሁኝ ቁሻሻ ልብሶችን ለየብቻ አንድ ቦታ አስቀምጣለሁኝ። የታጠቡን ልብሶችን እጥፍጥፍ አድርጌ ተጣጥፎ በቁም ሳጥን በልብስ ማስቀመጫ ቁም ሳጥን ውስጥ አስቀምጣለሁኝ። የሚፈልጋቸውን በፕሮግራም ነው የሚለብሳቸው ዝም ብዬ በየቦታው አላዘረከርካቸውም ምክንያቱም በየቦታው ልብሴ በሚዘረከርክበት ሰዓት ለአይንም ስለሚያስጠላና ይሄ ስነ ስርዓትም ስላልሆነ በስነ ስርዓት ነው የማስቀምጣት

አዎንታዊ አስተያየት ተቀብለህ ታውቃለህ ወይ ለሚለው ጥያቄ? እቀበላሉሁኝ አዎንታዊ አስተሳሰብ። ያላቸው ሰዎች አዎንታዊ አስተያየቶችም ብዙ ጊዜ ይሰጡኛል ስለራሴ ስለቤተሰቦቼ ስላለኝ አመለካከት። በስራዬ ላይ ስላለኝ ብቃት እና እንዲሁም በትምህርቴም ላይ ባማስበዘግባቸው አሪፍ ውጤቶች። ምክንያት በማድረግ አወንታዊ አስተሳሰቦችን ገንቢ አስተሳሰቦችን ሲሰጡኝ። እነዚህን አስተያየቶች ገንቢ አድርጌ ነው የምወስዳቸው።

የስልክ ካሜራ ትጠቀማለህ ወይ? ለሚለው ጥያቄ፥ አዎ የስልክ ካሜራን እጠቀማለሁኝ ለተለያየ ለተለያየ አላማ የስልክ ካሜራን እጠቀማለሁኝ። ፎቶዎችን ለማንሳት፤ ከጓደኞቼ ጋር ፎቶ በግላችን በቤታችን ውስጥ ከጓደኞቼ ጋር በመሆን ፎቶዎችን በመነሳት የስራ ዶክመንቶችን ፎቶ በማንሳት የተለያየ አላማ የስልክ ካሜራዬን እጠቀምበታለሁኝ።

ከፀሀይ እንዴት ይጠበቃል? ለሚለው ጥያቄ ከፀሀይ እኔ የምጠበቀው የተለያዩ ባርኔጣ መሰል ነገሮችን በማድረግ፣ ጃንጥላዎችን በማድረግ እንደገና ደግሞ በጥላ ቦታዎች ላይ ጥላ ቦታዎች ላይ ሆኜ በመስራት ብዙ ጊዜ በፀሀይ እንዲህ መጠቃት እድሌ በጣም ያነሰ ነው።

አዳዲስ የስራ ግንኙነቶችን ትፈጥራለህ ወይ ለሚለው ጥያቄ አዎ በትክክል አዳዲስ የስራ ግንኙነቶችን እፈጥራለሁኝ። ይኸውም አዳዲስ ከአዳዲስ ተቋማት ጋር ከኔ ከምሰራቸው ስራዎች ጋር ግንኙነት ካላቸው ተቋማት ጋር አዳዲስ የስራ ስምምነቶችን በመፈራረም የስራ በአካል በስራ ቦታ ውስጥ ላይ ጉብኝት በማድረግ የልምድ ልውውጥ ስራዎችን በማድረግ ወደ ተለያዩ ክልሎች በመጓዝ። አዳዲስ የስራ ግንኙነቶችን አዳዲስ ጓደኞቼን አገኛለሁኝ አዳዲስ ልምዶችንም አገኝበታለሁኝ። አዳዲስ የስራ ግንኙነቶችን እፈጥረራን

በአደባባይ መናገር ትችላለህ ወይ ለሚለው? ትክክል እኔ ብዙ ጊዜ ከስራዬ ጋር በተያያዘ። ትልልቅ ስብሰባዎች ላይ እሳተፋለሁኝ የትምህርት ቤት በመንገድ ዙሪያ ስልጠና ዶክመንቶችን አዘጋጃችኋለሁኝ። እነዚህን ዶክመንቶች ከሶስት መቶ ሶስት መቶ እና በላይ ለሚሆኑ ሰዎች በመድረክ ላይ በስላይድ በፓወር ፖይንት አቀርባለሁኝ። ሰዎችን ብዙ ጊዜ ለአሰልጣኞች ስልጠና ዶክመንት አዘጋጅቼ ፕረዘንት አደርጋለሁ ይሄን ስልጠና ዶክመንት አቀርባለሁኝ አሰላጥናለሁኝ። ስለዚህ በብዙ ስብሰባዎች ላይ ብዙ ጊዜ ስለምገኝና ብዙ ትምህርቶች ውስጥ የማስተምር ሰው እንደመሆኔ መጠን አደባባይ ላይ መናገር እችላለሁኝ። ለመናገር